በምንጣፍ ላይ ትቀመጣለህ? በምንጣፍ ላይ እቀመጣለሁኝ እንደውም አብዛኛው ጊዜ ከሶፋ ላይ ከመቀመጥ ይልቅ ምንጣፍ ላይ መቀመጥ ነው የምመርጥ ነው የምመርጠው። ይሄም ማለት ምንድነው? ይሄ ተ ለመቀመጥ በጣም አመቺ ነው። ጀርባዬን በሶፋው አስደግፌ ምንጣፉ ላይ ባዶ እግሬን በጣም ተመቻችቼ ነው የምቀመጠው እና። አንዳንድ ጊዜ ሶፋው ይርቀኛል ይርቀኛል ማለት በጣም ከፍ ያለ ይሆንብኛል እና በተለይ ረጅም የስራ ሰዓት አሳልፌ ወይ ረጅም የሆነ ከስራ ውጪም አንዳንድ ጉዳዮች ነሩ ኖሮ። ራሴን ለራሴ እረፍት ሳልሰጥ ውዬ ከሆነ። በተቻለኝ መጠን የሆነ ቀዝቀዝ ወደታች መሬት ላይ መቀመጥ ነው የምወደው። አልፎ አልፎ እንደውም ዝቅ ያለ ቦታ ወይ ዝቅ ብዬ ለመቀመጥ ከመፈለጌ የተነሳ በቃ ሶፋው ራሱ ይርቀኛል ማለት ከፍታ ይሆንብኛል። እና የሆነ ያረፍኩት አይመስለኝም ቁጭ ብዬ ራሱ ያረፍኩት አይመስለኝምና ተጨማሪ የሆነ ዝቅ ማለት እፈልጋለሁና ምንድነው የማደርገው? አንዳንዴ ጊዜ እንደውም ከምተኛበት አልጋ ራሱ ፍራሹን ብቻ አንስቼ መረት ላይ መሬት ላይ አነጥፈዋለሁኝ እና ከዛ በኋላ መሬት ላይ አድርጌው መሬት ላይ ልተኛ እችላለሁ። ምክንያቱም እረፍቱን በጣም ስፈልገው ማለት ነው። እና ይሄ ዝቅ ብሎ መቀመጥ ወይ ፍራሽ ላይ መተኛት በጣም ነው ደስ የሚለኝንና እንዳልኩት እንደውም ሶፋ ላይ ላልቀመጥ እችላለሁ። የሆነ የሆነ ሰዓት ላይ በተለይ ሶፋ ላልቀመጥ እችላለሁ መሬት ላይ ዝም ብዬ ምንጣፉ ላይ ልቀመጥ እችላለሁኝ እና በጣም ነው የምወደው። እሱ ይሄ አንደኛ ሰፊ ስለሆነ እግሬ እንደፈለኩ ማንቀሳቀሽ እች መንቀሳቀስ ስለምችል ነጻነት የሚሰጥ ነገር አለው። ከዛ ባለፈ ደግሞ የሆነ የማረፍ ስሜት እርፍ የማለት ስሜት አለው። ይሄ ዝቅ ብለው መቀመጥ ምናምን በቃ የእረፍት ምልክት ነው የእረፍት ምሳሌ ነው የሚመስለኝ። እና እንዳልኩት ይሄ ጫና የበዛበት ወይ ስራ በስራ ምክንያት የሆነ የተጨናነኩበት ጊዜ ሲኖር ምናምን መሬት ላይ መቀመጥ። ዝቅ ብሎ መቀመጥ ወይ ፍራሽ ላይ መተኛት ማለት ከአልጋው ፍራሹን ለብቻው አወርድና ፍራሽ ላይ ልተኛ እችላሁ። እና እንደዚህ አይነት ነገሮች ወድጃቸውን ነው ማደርገው ደስ ይለኛል። አዎ

በምን? ትመገባለህ እኔ በአብዛኛው ጊዜ በእጄ ነው ምመገበው ጋ የሚቀርቡ ምግቦች የሚበሉ ምግቦች በአብዛኛው ምንበላቸው ምግቦች በእጅ የሚበሉ ናቸው። በጣም የተወሰነ ምግብ ነው። በማንኪያ ወይ በሹካ ሚበሉ ለምሳሌ ያው እንደሚታወቀው ፓስታ የጣልያን ምግብ አይደል? እና አሁን ላይ ፓስታ የሚዘወተር ምግብ ነው። እኛም ጋር እና እሱ ፓስታ ሞኮሮኒ ምናምን ሲሆን ነው ወይ ማኪያ ወይ ሽኳ ምናምን ልንጠቀም ምንችለው ነው እንጂ በአብዛኛው ጊዜ እኛ በእጃችን ነው የምንበላው እኔም በእጄ ነው ምበላው። በመደበኛነት ምንበላው ምግብ እንጀራ ይባላል። እንጀራ ከ ከምንወደው ወይም ከምንወደው ወጥጋራ አንድ ላይ ነው የሚበላው እንጀራ። እንደሚታወቀው ሰፊ ቀጭን ይጠፍጣፋ የሆነ ሰፋ ያለ ማባያ ነው ማለት ብቻው ሚበላ ነገር አይደለም። የሆነ ነገር ሊገባ ሊደረግበት ግድ ነውና ከዛ ለብቻው ወጥ ይሰራለታል ማለት ነው። ወጥ ማለት ማንኛውም ሊሆን ይችላል የጾም ሊሆን ይችላል። የፍስክ ምግብ ወጥ ሊሆን ይችላል ለምሳሌ ስጋ ሊሆን ይችላል ሽሮም ሊሆን ይችላል ዶሮ ወጥ ሊሆን ይችላል። እንቁላል ሊሆን ይችላል ምንም አይነት ወይ ደግሞ የጎመን ሊሆን ይችላል ምንም ሊሆን ይችላልና ላዩ ላይ ይቀርባል። መጀመሪያው እንጀራው ሳህን ላይ ተዘርግቶ ይቀርብና ከዛ በጭልፋ እየተደረገ እንጀራው ይደረጋል ማለት ነው። እንጀራው ይደረጋል ከዛ በእጃችን እየቆረስን ከወጡ ጋ ወይ ካቀረብነው የወጥ አይነት ጋ እያጣቀሰን ነው ምንበላው ማለት ነው። እና በዛ መንገድ ሚበላ የምግብ አይነት ነው። እና በአብዛኛው ጊዜ እንትን ነው የምበላው በእጃችን ነው ምበላው። እኔም በእጄ ነው መብላት ምወደው ሚገርመው ነገር በጣም አመቺ ነው። ብዙስ ምናልባት ከውጭ የመጡ ሰዎች ምናምን ይሄ አለ አይደለም በእጅ ሲባል ንጽና የጎደለው ነገር ይመስላል አይደል? ንጽህና የጎደለው ነገር ይመስላል። እንጂ እጃችን መጀመሪያ ከመብላታችን በፊት እጃችንን በደንብ በውሃና በሳሙና አድርገን እንታጠባለን ከታጠብን በኋላ ነው መብላት የምንጀምረውና። ያክል ይሄ እኮ መልእክት እንደ ቆሻሻ ምናምን ተደርጎ የሚወሰድበት ምክንያት የለውም ማለት ፈልጌ ነው። ምክንያቱም ከመግባት ከመብላታችን በፊት እጆችን በስነ ስርዓት በሳሙናና በውሃ ሙልጭ አድርገን ነው የምንታጠበው ከዛ በኋላ ማለት አይመችማ። እንጀራ በማንኪያ መብላት አይቻልም። እንዳልኩት ነው ይሄ ጠፍጣፋ ቅርጽ ያለው ነገር ስለሆነ በማንካዬ እየቆረስክ መብላት አትችልም አይሆንም። ስለዚህ በእጃችን የቆረስን ከወጡ ከቀረበ ወጥ ጋ እያጣቀስን ነው አንድ ላይ ምንበላው እና በጣም ደስ ብሎኝ የምበላው ነገር ነው። ሌላው ቢቀር ይሄ የፈረንጁ የፈረንጁ የፈረንጆች ምግብ ወይም ከውጭ ሀገር የሚመጡ ምግቦች አሉ አይደለ? ለምሳሌ ፓስታ ሊሆን ይችላል ፒዛ ሊሆን ይችላል። አሉ ከውጭ ሀገር የመጡ ምግቦች እና እነሱ ሳይቀር በእጄ መብላት ነው የምወደው እኔ። በማንኪያ መብላት አልወድም በሹካ መብላት አልወድም ለምሳሌ ፓስታ በግን በማንኪያ ነው የሚባላው በሹካው የተጠቀለለ እኔ ግን በእጄ ከእንጀራ ጋር እየነካ እየ እየማሰርኩ ብበላው ወይም እያጣገስኩ ብበላው እመርጣለሁ። እና በእጄ ነው በአብዛኛው ጊዜ የምበላው

በቤት ውስጥ ወይስ በውጭ መሆን ትመርጣለህ? እኔ የቤት ውስጥ ሰው ነኝ። ማለት ሁሉም ነገር ይሄ ምንድነው? ሚዛን መጠበቅ አለበት ብዬ አስባለሁኝ ማንኛውም ነገር በህይወታችን የሚከሰት ነገር ሚዛኑ መጠበቅ አለበት። ለምሳሌ እኔ ሰዓት ወይም ብዙ ሰዓት ሰአቴን ቤት ውስጥ ባሳልፍ ምመርጥ አይነት ሰው ነኝ። ይሄ ማለት ማለት ነው። በቃ ለምሳሌ ቤት ውስጥ የምሰራቸውን ነገሮች ለራሴ ብዬ የምሰራቸውን ነገሮች ወይ ደግሞ ራሴን መንከባከብ ሊሆን ይችላል። ቤቴን ማጽዳት ሊሆን ይችላል። ወይ ቤቴ ቁጭ ብዬ ብቻዬ ብቻዬ ማሰብ ሊሆን ይችላል ወይ ደግሞ ፊልም ማየት ሊሆን ይችላል ብቻ ቤት ውስጥ ሆነን ምናምን የማደርጋቸው ነገሮች ሊኖሩ ይችላሉ። ከዛ ባለፈ ደግሞ ውጭ ወጥቼ ደግሞ ሰርቼ ሰዎችን አግኝቼ ማግኘት የምፈልጋቸውን ሰዎች አግኝቼ ከዛ ባለፈ ደግሞ ማድረግ ያለብኝን ነገር አድርጌ ከስራ ጋር በተያያዘ በግልም ጉዳይ ማግኘት ያለብኝ ሰዎች። ካሉ እነሱን አግኝቻቸው መውራት ያለብን ነገር ላይ አውርተን ከእነሱ ጋር ተገባብቼ። ከዛ በኋላ ደግሞ ምናልባት አንዳንድ የማደርሳቸው እቃዎች ወይም አንዳንድ የማደርሳቸው ፖስታዎች ኖረው ከቤት ለመውጣት ሳስብ በቃ ሁል ጊዜ ደስ የማይል ስሜት ይሰማኛል። በቃ ምክንያቱም ለኔ በቃ ይሄ የምቾት ቀጠና የሚባለው ቤቴ ነው። በቃ ቤቴ ስሆን ነው እንደፈለኩ መሆን የምችለው። እንደፈለኩ ማውራት እንደፈለኩ መራመድ በቃ ምንም ነገር እንደፈለኩ ማድረግ የምችለው ቤቴ ላይ ስሆን ሆኖ ከቤት ውጪ ብዙ ምቾት የሚሰማኝ አይነት ሰው አይደለሁም። ምናልባት በዛ ምክንያት ለረጅም ጊዜ ቤቴ ማሳለፍ እወ እወዳለሁኝ። በተለይ ከስራ ሰዓት ውጪ ባሉ ጊዜያቶች ቤቴ መሆን ነው የምወደው። ከሌለ ከእነሱ ጋር ከቤተሰቦቼ ጋር ከምቀርባቸው ሰዎች ጋር ብቻዬን አንዳንዴም ብቻዬን ከቤቴ ውስጥ መሆን ነው የምወደው። እና አንዳንድ ቀን ግን በተለይ የሆነ የሆነኝ ጊዜ አለ ብቻ መውጣት ጭራሽ የማልፈልግበት ጊዜ ማለት ነው። ጭራሽ የማልፈልግበት ጊዜ አለ ወደ ውጭ መውጣት የማልፈልግበት። በቃ ቤቴን መቀመጥ የምፈልግበት ጊዜ አለና። እንደዚህ አይነት ጊዜያቶች ላይ ቤቴ መቀመጥ እሞድ ማዘወተር ሰው ነኝ። በቃ በአጠቃላይ ይሄም የቤት ሰው ነኝ። በቃ ቤቴ የሚያዝናናኝ ቤቴ ነጻነት እንዲሰማኝ የሚያደርገኝ ቦታ ነው። ከሁሉም ከምንም በላይ በቃ ነፃ እንደሆንኩኝ የራሴ ቤት ያለኝ ሰው እንደሆንኩኝ እንዲሰማኝ ያደርገኛል። ቤት ውስጥ ስሆንና እወደዋለሁ እንደዛ መሆኔ ከዛ ግን እንዳልኩት ይሄ መስመር ወይም ስለሌለበት ወጪም እወጣለሁኝ ማግኘት የምፈልጋቸው ሰዎች ካሉ። ወይም ደግሞ በስራ ሁኔታ በስራ ምክንያት የማገኛቸው ሰዎች ካሉ። የምናወራው ነገር ካለ ምናምን ውጪ ልወጣ እችላለሁኝ። ወይ ደግሞ ለስራም ቢሆን ከስራ ጋር በተያይዞ ሌሎች ጉዳዮችም ቢሆኑ ውጪ ወጥቼ ነው የምሰራው። እንደሚታወቀውና ውጪ ወጣለሁኝ በዚህ ጊዜ። በአጠቃላይ ግን ራሴን ሳየው ውጭ ከመውጣት እና ረጅም ሰዓትን ከብዙ ከብዙ ሰዎች ጋር ከማሳልፍ ይልቅ ከቤቴ ውስጥ ከውስን ሰዎች ጋ ከማቃቸውና ምቾት እንዲሰማኝ ከሚያደርጉት ጥቂት ሰዎች ጋር ባሳልፈው ይበልጥ መርጠው

ወደ የትኛው ቦታ ተጉዘህ ታውቃለህ? ብዙ ቦታዎችን ተጉዤ አውቃለሁኝ። እስካሁን ድረስ ያልሄድኩባቸው ግን ደግሞ ሊሄድባቸው በጣም የምመኛቸውም አንዳንድ ቦታዎች አሉ። በጣም መጓዝ ምወድ ሰው ነኝ። እና በተለይ ከጓደኞቼ ጋር ከቤተሰቦቼ ጋር እስካሁን ድረስ ያደረኩት ያደረኩት ጉዞ የለም። ይሄ ረጅም የሚባል ጉዞ ማለት ነው። እና የለም ሲባል አንድ ወይ ሁለት ጊዜ ነው ሊሆን የሚችለው እንጂ ይሄ ረጅም የሚባል ጉዞ ተጉዤ አላውቅም። ከቤተሰቦቼ ጋር ነገር ግን ከጓደኞቼ ጋር ሁላችንም መጓዝ እንወዳለን። እና በተለይ ይሄ አይደለም ላይ የሆነ የሆኑ ቀናቶች አሉ። በቃ ስራ በጣም ጫና የሚሆንበት ጊዜ አለ። ስራ በጣም የሚበዛበት የሚበዛብን ጊዜ አለና እረፍት መውሰድ ስንፈልግ የመጀመሪያው የምናደርገው ነገር ጉዞ ማዘጋጀት ነው። ወደሆነ ወደማየት ወደምንፈልገው ቦታ ጉዞ ማዘጋጀት ነው። የመጀመሪያ የምናደርገው ነገር እና እኔም ሆንኩ ጓደኞቼ በጣም ነው መጓዝ የምንወደው። እና እንዳልኩት እረፍት ማድረግ ስንፈልግ ራሳችን ጊዜ መስጠት ስንፈልግ ወይ ደግሞ የከተማው ግርግር ትንሽ የሆነ የሚያሳምም ነገር አለው አይደለ የሚያሳምም የሚያስተክዝ የሆነ እረፍት የሚያሳጣ ነገር አለው። ግርግር በራሱ እና ትንሽ ከነ እንደነዚህ አይነት ነገሮች ማረፍ ስንፈልግ የምናደርገው የመጀመሪያው ነገር ጉዞ ማዘጋጀት ነው። ከጓደኞቼ ጋር የምንሄድበትን ቦታ እናዘጋጃለን። ከዛ በኋላ በእለቱ አብረን ተጉዘን ያለውን ነገር አይተን ተዝናንተን እረፍት አድርገን እንመለሳለን ማለት ነው። እና እስካሁን ድረስ ረዣዥም ባይባሉም ግን የሆነው አይነት ጉዞዎች አድርገን እናውቃለን አብረን ብዙ አይነት ጉዞዎች አድርገን እናውቃለን። ከጓደኞቼ ጋር እና የሄድኩባቸው ቦታዎች ሁሉ ከእነሱ ጋር ስለሆነ በጣም ወድጃቸው በጣም አሪፍ ጊዜ አሳልፌ ነው የምመጣው። እንዳልኩት በቃ ጓደኛ ሲሆን በቃ ሁሉ ነገር ይቀላል ማጣትህ ይሸፍናል ማግኘትህ ይበረክታል። ከምትወደው ሰው ጋር ሲሆን ሁሉም ነገር ደስ ይላል ማድረግ እኛ እኔም እንዳልኩት መጓዝ የምወድ ሰው ነኝ ማረፍ የምፈልግ ሰው አይደለሁም። ረጅም መንገድ መሄድ በጣም መወድ ሰው ነኝ። መንገድ ላይ የማስባቸው ነገሮች በየመሃሉም ማለት የሆነ ነገር ሲያጋጥም ራሴን መፈትሽበት አጋጣሚ ነው። ራሴን ምን ላይ ነኝ ምን እያደረኩ ነው የሚለው ነገር በየአጋጣሚው የምጠይቅ አይነት ሰው ስለሆንኩኝ ይሄንን ለማድረግ በጣም አስፈላጊ ነገር ነው። ብዬ ነው የማስበው። ጉዞ ከማዝናናቱ አሪፍ ጊዜ ከማሳለፉ በላይ ስንሄድ ስንመለስ ወይ በቦታው የሆኑ የሆኑ ነገሮች ሲያጋጥሙን መቼስ አካባቢ እየወጣን ስለሆነ ወደ አዲስ አካባቢ ስንሄድ ምን አይነት ሰው እንደሚያጋጥመን በምን አይነት መንገድ እንደሚያስተናግደን አናውቅም። እና ይሄውን ኑሮ ስለማይታወቅ በተቻለ መጠን ከአዳዲስ ሰዎች ጋር በሰላም መኖርን መተሳሰብን ልምዳችን ማድረግ አለብን ብዬ አስባለሁኝ። እና ብዙ ብዙ ቦታዎች ሄጄ አውቃለሁኝ።

ቅመማ ቅመም የበዛበት ምግብ ትወዳለህ? ይሄ አይገርምም እኔ በጣም ቀለል ያለ ምግብ ነው የምወደው ይሄ በጣም ቅመም ቅመም የበዛበት። እርግጥ ነው ለቅመማ ቅመም የሚገባበት ዋና ምክንያት። ምግቡ እንዲጣፍጥ ነው አይደለ? ማለት ይሄ ከተለመደው በጣም ትንሽ ወጣ ያለ በጣም እንዲኖሩ ያደርገዋል ቅመማ ቅመም ግን። እኔ በአብዛኛው በጣም በትንሹ ነው የምጨምረው ምግብ ላይ። በጣም በትንሹ እርግጥ ነው አለመጨመር ልክ አይደለም። ምክንያቱም ነው ቅመም ነው ቅመም አይደል? ጣዕሙ ይበልጥ እንዲወጣ የምግቡ ጣዕም። በተለይ ደግሞ ረጅም ጊዜ የሰራነው ምግብ ጠዕሙ ይበልጥ እንዲወጣ ወደነው እንድንበላው በቀላሉ ወደነው እንድንበላው ያደርጋል። ብዬ አስበለው ጣዕሙ ደግሞ በጣም እንዲጨምር ያደርጋል። የምግቡ ለምሳሌ እኛ አከባብ በርበሬ በጣም እንጠቀማለን በምንሰራው ምግብ ላይ በርበሬን እንጠቀማለንና በርበሬው ግን ቅመም ቅመማ ቅመም ካልተጨመረበት። አንደኛ አይጠፍጥም ሁለተኛ ነገር ነው በጣም ነው የማያቃጥለው በጣም ነው የማያቃጥለው እና የግድ የምንፈልጋቸውን ቅመማ ቅመሞች መጨመር ግድ ይለናል ማለት ነው። ስለዚህ እንደዛ ሲሆን ጣዕሙ ራሱ አትለየውም ማለት የቅመሙ ጣዕም አፌ ላይ አይመጣም። እንዲሁ ታውቃዋለህ እንጂ መኖሩን እንዲሁ ታውቃለህ ማለት እንዳልኩት የበርበሬው የማቃጠል ሀይሉ ትንሽ ስለሚያላዝቡት ወይ ደግሞ ቀመሙን ትንሽ ስለሚያላዝበው። ይሄ ማቃጠል ነው እንትኑ ይቀንሳል። ስለዛ በዛ ምክንያት ቅመም ይኑረው አይኑረው በዛ ልትለየው ትችላለህ እንጂ ያን ያክል የተጋነነ ጣዕም አፈ ላይ አይፈጥርም። እና ያ ሲሆን እኔ እወደዋለሁ። ሺሮም ላይ ሽሮ ሲዘጋጅ ብቻውን ይሄ አተሩ ብቻውን ቢፈጭ የሚኖረው ጣዕም እና ከሌሎች ቅመማ ቅመሞች ጋር አንድ ላይ ሲፈጭ የተለየ ጣዕም ነው ያለው በጣም የተለያየ ጣዕም ነው ያለው። እንዳልኩት ግን ሌላው ቀርቶ እንኳን ቅመም ቀርቶ ይቅርና ቅመሙ አንሱ ሲፈጭና በዛ አድርገን ቅመሙን ስናስፈጨው ልዩነት በጣም የሚታወቅ አይነት ልዩነት ነው ያለው። እና ግን ደግሞ ሽሩ ላይ ወይም እንዳልኩት በርበሬ ላይ ምናምን ሲሆን እንትኑ ይሄ ጣዕሙ ገኖ አይወጣም አፍ ላይ። የሽሮ ወይም የበርበሬው ጣዕም ነው በጣም የሚወጣ ነው እንደ እንጂ የቅመማ ቅመሙ ጣዕም ብዙ አይወጣምና አይረብሸኝም። እንደዛ ከሆነ እኔም የሚረብሸኝና ደስ የማይለኝ መቼ ነው? ይሄ በምንሰራው ምግብ ላይ ለምሳሌ ፍርፍር ከሆነ እየሰራን ያለው ወይ ፓስታ ከሆነ እየሰራን ያለው ከላይ የምጨመሩ ቅመማ ቅመሞች አሉ። ይበልጥ እንዳልኩት ጣዕሙ እንዲወጣ ምግቡ ይበልጥ እንዲጠፍጥ ተብሎ ከላይ የሚጨመሩ ቅመማ ቅመሞች አሉ እነዛን አይነት ቅመመ ቅመሞች። ምግቡ ሲበላው አፌ ላይ ጣዕሙ ጣዕሙ አለና አልወደውም። እሱን ጣዕም በጣም በትንሹ ቅመም በጣም በትንሹ ገብቶበት። ያን ያክል አፍ ላይ የማያስታውቅ ግን የገባበት አይነት ጣዕም ጣዕም በጣም በትንሹ ስለተጨመረበት ያን ያክል ልዩነት ማያመጣ አይነት። የቅመም መጠን ነው የምወደው እንጂ የበዛ ቅመም እኔ አልወድም። እንደልኩት የሆነ የሚመጣ ነገር አለ አፍ ላይ የሚመጣ ጉርሮ ላይ አፍንጫ ላይ የሆነ ነገር የሚፈጥረው ነገር አለና። እሱን እኔ አልወደውም። በጣም በትንሹ ነው የምጨምረው ስጨምር ለራሴም ምግብ በምሰራበት ሰዓት ስጨምር በጣም በትንሹ ነው የምጨምረው በጣም በትንሹ በማያስታውቅ ደረጃ ግን ደግሞ የምግቡ ጣዕም በሚያስጠብቅ ደረጃ ማለት ነው። ቅመም ደገበዝ እንደገበዝ እንደገበበት አያስታውቅም ላይ ጣዕሙ ላ አልገነነም። ግን ደግሞ የምግቡን ጣዕም አልቀነሰም። አሪፍ በምለው መጠን ስጨምር ነው ደስ የሚለኝ።